እሺ ሰላም አሁን ደግሞ ስራዎችን በቅደም ተከተል ያስቀመጥን የሚል ርዕስ ተመልሰናል። ስራዎችን ያው በቅደም ተከተል እነግራለሁ። በየቀኑ ብዙ ስራዎች አሉን አሁን ትምህርት ስራ ቤተሰብ ግል ጉዳዮችም እነዚህን ሁሉ በአንድ ጊዜ ለማድረግ ስንሞክር እንደተጨነቅን እንሰማለን። እና ስለዚህ ይሁን ሁሉ ጊዜ በአንድ ጊዜ ላይ ለማድረግ አይመችም። ስለዚህ በየራሳቸው በቅደም ተከተል ማስቀመጥ በጣም አስፈላጊ ነው። አሁን ዋናው የሚያስፈልገንን ነገር ስራዎችን መለየት። አሁን መጀመሪያ ምን ማድረግ እንዳለብን መለየት አለብን። ሁሉንም ስራዎች አሁን በወረቀት ወይንም በስልክ መጻፍ ይጠቅማል። ለምሳሌ የትምህርት ስራ የቤት ስራ የግል ጉዳይ እነዚህ ነገሮችን ስንጽፍ አእምሮአችን ያርፋል። እና ምን እንደሚጠበቅብንም ግልጽ ይሆናል ማለት ነው። ከዛም አስፈላጊነትን መለካት ሁሉም ስራ እኩል አይደለም። አሁን ለምሳሌ አንዳንዶቹ አስቸኳይ ናቸው አንዳንዱ ደግሞ መጠበቅ ይችላሉ። እኛ ራሳችንን መጠየቅም አለብን እንዲሁ ይህ ስራ አሁን መድረግ አለበት ወይንስ ካልተደረገ ምን ይከሰታል የሚለውን ጥያቄ መመለስ አለብን ማለት ነው። ከዛ የጊዜ እቅድ ማውጣት። ስለዚህ ስራዎችን ካስቀመጥን በኋላ ጊዜ መመደብ አለብን። አንድ ጊዜ በአንድ ጊዜ ማድረግ ይሻላል። እውነት ነገ ነገ ነገ ካልን ነገ የራሱ ቀን የራሱ ስራ እድል ወይንም ጊዜ ስላለው ለነገ ስንል ለነገም የሚያጋጥመን አይታወቅም ማለት ነው። ከዛ ጠዋት ተነስቼ ፊቴን እታጠባለሁ ፊቴን ታጥቤ ከዛ ቁርሴን እበላለሁ ቁርሴን ከ ወደ ክፍል እሄዳለሁ። ትምህርት ለመማር ወደ ትምህርት እሄዳለሁ። ከዛ ግን ትርፍ ሰዓት ካለኝ ወደ ቤተሰቤ ጋር ሄጄ አግዛቸዋለሁ። አሁን የ ቤት ውስጥ የሚሰራ ስራ ተናነሾቼንም ማስረዳት ሊሆን ይችላል። እሱን ስራ እግዛቸዋለሁ። ከዛ በዘለለ ምሳ ሲደርስ ምሳ ሰዓትም እሄዳለሁ። ከዛ ትንሽ አረፍ እልና ክፍል ካለንም ወደ ትምህርት ቤት እሄዳለው ማለት ነው። ከዛም በዘለለ ከጓደኞቼንም አወራለሁ እጫወታለሁ ጥናት ካለብኝ አጠናለሁ። የቤት ስራ ካለብኝ የቤት ስራዬንም እሰራለሁ። ከዛ በጣም ብዙ ስራ አለ በአንድ ቀን የሚደረግ ከዛ ግን ይሄንን ነገር። የ የግል ንጽህናዬንም እጠብቃለሁ። ከዛም ከጓደኞቼ ግን አወራለሁ ብዬሃለሁ። ከዛም ይሄንን ግን እንዳቀድከው ላለመሳካት ይችላል የቀን እቅድህ ላይሳካልህ ይችላል። እና ምን ማድረግ እንዳለብን? ልንገርህ አሁን ሁሉንም በጊዜ መመደብ በቃ ይሄ ይሄ ይሆናል ይሄ ይሆናል። ብለህ በጊዜ መመደብ። ከዛ ሰዎችንም ደግሞ በቅደም ተከተል ማስቀመጥ ይኖርባቸዋል። እና አሁን እንዳልኩህ እንዳነሳኸው ሀሳብ በጣም አሪፍ ነው። ስለዚህ በቅደም ትከተል ማስቀመጥ ቅድሚያ የሚመጣው ቅድሚያ ቀድም ብዬ እንደገለጽኩት። ከዛ ደግሞ መዘገየት ያለበትም ነገር አዘግይተንም መስራት እንደምንችል ነው። ከዛ ደግሞ በተረፈ ሌላ ማለት የምፈልገው ነገር ቢኖር ማለት ነው። አሁን በቅደም ተከተል መስራታችን ጥቅሞች በጣም አሉ። ጭንቀትን ይቀንስናል ምክንያቱም አንዱ አንዱ እየሰራን እያቀለልን ስለሚሄድ ከዛም ጊዜ ይቆጥብልናል። ራሳችንንም እንተምናለን። ይሄንን ስል የሆነ እየሰራክ በቃ የበራስ ተማኝነትህንም በጣም እየጨመረ ይመጣል ከዛም ውጤታማ ትሆናለህ ማለት ነው። ቀላል ነገር ቢመስልም ትልቅ ለውጥ ያመጣል ማለት ነው። በቅደም ትከተል መስራት እያንዳንዱ ቀን በእቅድ ከጀመርክ ውጤታማ እና ሰለማዊ ህይወትም እንኖራለን ማለት ነው። ስለዚህ በጣም ጥቅም አለው ይሄ በእቅድ መጓዝ የጊዜ አጠቃቀም ያስተምርሃል በጣም ብዙ ነገርም እንድትማር ያደርግሃል። ሁሉንም በጊዜ እንድትሰራ ያደርግሃል ማለት ነው። ቅድም ብዬ እንደገለጽኩት ትምህርት እማራለሁ ከዛ ቁርስ ከዛ ደግሞ አንዳንድ ቀንም ቤተክርስቲያንም ልሄድ እችላለሁ ምክንያቱም ጉባኤ ካለ ቤተክርስቲያንም እሄዳለሁ ማለት ነው። ከዛ በዘለለ እና እጠብቃለሁ ቤተ ንባብ ላይብረሪም እገባለሁ። ምክንያቱም ማጥናት ስላለብኝ ያው በጣም ገብቼ አነባለሁ። ከዛ የሆነ የግል ስራ የቢዝነስ ቢዝነስ ካለኝ ደግሞ ቢዝነሴን እሰራለሁ። አሁን ሞባይልም የምጠቀምበት ጊዜ አለኝ። አሁን በጣም ብዙ ብዙ ብዙ ብዙ ብዙ ስራዎችን ነው ግን ሁሉም ሰው ካጠቃቀማችን የተነሳ ነው የምንለያየው። ሀብታም ደሃ የምንሆነው እንጂ ሁሉንም የተሰጠን ሃያ አራት ሰዓት ነው። ለአንድ ሰው እና አጠቃቅማችንን እናስተካክል። ስለዚህ ደግሞ በማህበራዊ ድረግ ገጾችም ላይ በጣም እዛ ጋር ተጠቂ ባንሆን አሪፍ ነው። ምክንያቱም አእምሯችን እየወሰደ ያደክመናል። እና ግዜአችን በአግባቡ እንጠቀም ከዛ በቅደም ተከተል መስራት በጣም ጥቅም

ምን አዲስ ነገር መማር ትፈልጋለህ? ወይ በጣም ብዙ ብዙ በተለይ የእጅ ሙያ ስራዎች የምንላቸው ነገር በጣም መማር እፈልጋለሁ። አሁን ለምሳሌ አሁን እንደዚህ ባለንበት ዘመን በጣም ብዙ ሰው እየሰራበት ያለው አሁን ኢፖክስ የሚባል ስራ አለ። ኢፖክሲ ውስጥ በጣም ብዙ ሰው እየሰራ ነው እና ኢፖክሲ መስራት ፈልጋለው። ከዛ ደግሞ ይሄ ክራፍት ይባላል ክራፍት ማለት ደግሞ ለሰዎች ስጦታ የሚሰጥበት እንደ አበባ አይነት በ ተክል ሳይሆን በቃ የሆነ አርቲፊሻል የሆነ አበባዎች መስራት ማለት ነው። ለሰው ስጦታ አለመስጠት ምናምን እሱ እየፈለገ ስለሆነ ሰው አሁን እንደ እግዚአብሔር ፈቃድ እኔም ለመስራት እያቀድኩኝ ነው እቅዴ ውስጥ አለ ማለት ነው። ከዛ በተረፈ ይሄ ኮምፒውተር ነክ ቴክኖሎጂ ነክ ነገሮችን መማር እፈልጋለሁ። እግዚአብሔር ቢፈቅድና ቢወድ ዘነብስዬ እኔ የምፈልገው እሱን ነው። ይሄ ይሄ እንዳልኩት የቴክኖሎጂ ነክ ነገር በጣም እወዳለሁ እኔ ውስጤ ነው በቃ እሱን ከተማርኩኝ የሆነ ደስ ይለኛል። በቃ ኤዲቲንግም ብማር ከዛ ደግሞ ዩቲዩብ ዩቲዩብን ከፍቼ ብሰራ በጣም ደስ ይለኛል። እኔማ ግን ጊዜ ያስፈልጋል እኔም እንደነገርኩክ ተማሪ ነኝ። መማር አለብኝ ምናምን የቤተሰብ ነገር ምናምን ስላለ እኔ አሁን ምንም ይሄ ሁሉ ቦታ ላይ መንቀሳቀስ አልቻልኩምና። እንደዚህ ነው እንግዲህ እኔ መማር ምፈልገው ነገር ተምሬ ብር ማግኘት ስለሚፈልግ ማለት ነው። ቤተሰቦችን ለመርዳት እኔ እራሴን ለመቻል በጣም ብዙ ጓደኞቼ የራሳቸውን ስራ ከፍተው እየሰሩ ነው። ስለዚህ እኔም ራሴ ብሰራ ድስ ይለኛል። አሁን እንዳልኩክ ሙያ መማር እፈልጋለሁ። ጓደኛዬ ያለች አንድ ትሰማሃል የምትባል አሁን እሷ ኢፖክሲ እየሰራች ነው በጣም ጎበዝ ናት። ደግሞ እሷን እየሰራች ነው ከዛም የማውቃቸው ሳራ ምናምን የሚባሉ ደግሞ አሉ ማርየር እየሸጡ ነው። ዛይድ የምትባልም ሟሂር እየሸጠች ነው። ሁሉም ሰው በቃ የራሱ ስራ እየሰራ ነው ማለት ነው። ያው እኔ እስካሁን ስራ እየሰራሁኝ አይደለም ግን የእግዚአብሔር ፈቃድ ለቀጣይ እሰራ እሆናለሁ። ይህንን ይመስላል እንግዲህ እኔ መማር ምፈልገው ቴክኖሎጂ ነክ የሆኑ ነገሮችን አሁን እንደ ሶፍትዌር ኮዲንግ ሳይበር ምናምን እነሱን መማር እፈልጋለሁ። ይሄ የኔ ሀሳብ ነው ማለት ነው። አሁን ብማር በጣም ብዙ ጥቅም አለዋ ሰርቼ በር አገኛለሁ። ከሰዎች ጋር በጣም መተዋወቅን አዳብራለሁ። በጣም ብዙ ጥቅም አለው። ስለዚህ ከ ኢሄንን ኢሄንን እነዚህ እንደነገርኩክ አዳዲስ ነገሮችን መማር እፈልጋለሁ። ከዛ በዛ ላይ ደግሞ በቃ ዘመን በመጣ ጊዜ አዳዲስ ነገሮችን መማር እፈልጋለሁ እኔ ያው ችግር አለብኝ ይሄንን አውቀዋለሁ። ዝም ብሎ የም በቃ መስራት አንዳንዴ ያስጠላኛል። ሰው ምናምን በቃ አፍራለሁ ምናምን ከዛ ይሄንን ትቼ እግዚአብሔር ቢወድና ቢፈቅድ ሁሉን ነገር እንደማደርገው በእግዚአብሔር እተማመናለሁ። እንዳልኩህ ሳይለንሲዮዬ ስለዚህ በጣም ብዙ ነገሮችን መማር እፈልጋለሁ። የእጅ ሙያዎችን ከዛ ይሄ የቴክኖሎጂ ነክ የሆነ ነገሮችን መስራት እፈልጋለሁ። በጣም ብዙ ነገርም መስራት እፈልጋለሁ። እና ስለዚህ ይሄ የኔ እቅድ እንደዚህ ይመስላል። የምፈልገውም እንደዛ ነው ማለት ነው። ይሰካልሽ በለኝ

ግንፎ ትበላለህ ዋረ አዎ እበላለሁ በጣም ጣፋጭ እኮ ነው። ሳይላንሲው። ግን ገንፎ እንዴት እንደምዘጋጅ ልንገርክ። እንዴት እንደምወድም በጣም እወደዋለሁ። እኔ ከእህቶቼ ቤት በተለይ ብርድ ሲሆን ክረምት ላይ በጣም ነው የምንበላው እና። በተለይ ቅቤ ያለበት እርጎ አርገክ ከዛ ስልስ ምናምን አድርገህ በስመአም በጣም ይለያል በጣም ጣፋጭ ነው። ገንፎ እንዴት አዘገጃጀት እንደሆነ እነግርሃለሁ። አሁን ሁለት ኩባያ የጤፍ ዱቄት ማለቴ የስንዴ ወይ የበቆለ ታደርጋለህ። ከዛ ከሶስት እስከ አራት ኩባያ ውሃ ከዛ ጨው እንደመጠኑ ማለት ነው። ከዛ ቅቤ እንዳልኩክ ከዛ በርበሬ በርበሬ ደግሞ ከቅቤ ጋር መቀላቀል ቀላቅለክ ማለት ነው። ከዛ ውሃው እስኪፈላ ድረስ ትጠብቃለህ። ከዛ ትንሽ ጨው ትጨምርበታለህ ከዛም ውሃው ከፈላ በኋላ ዱቄትን በቀስታ ትጨምራለህ። በእንጨት ማንኪያ ተጠቅመህ ደግሞ በቀጥታ እንትን ታማስለዋለህ በደንብ ማለት ነው። ከዛም በደንብ ነው ማለት ነው ከዛም ጎንፎን ደግሞ ማለት ነው እስኪጠነክር ድረስ። በደንብ መቀላቀል ከዛም ይሄ ከውሃ ትንሽ ትንሽ ከ እንትን ትኩሱ ማለት ነው። ከዛ ትንሽ ትንሽ ትንሽ እያረክ ማማሰል ማለት ነው። ከዛ ለሶስት ሁለት ሶሰት ደቂቃ ምናምን በደንብ ታማስለዋለህ። ከዛ ገንፎውን በጣም ይበስላል ማለት ነው ይታያል ከዛ በሳህን ላይ ታወጣዋለህ። ከዛ መካከሉን ትንሽ ጎርጎድ ታደርገዋለህ ምክንያቱም እዛ ውስጥ ቅቤ ቅቤ በበርበሬ ስለምትጨምርበት ማለት ነው። ከዛ ግን እኮ ሚበላው በእጅም ይበላል ከዛ ደግሞ በማንኪያም ይበላል ከዛ ግን በእጅ ነው የምጣፍጠው በስመአብ። ምክንያቱም እንዴት መሰለክ በእጅ ስትበላ የ የቅቤው የበርበሩ ጣዕሙ ማለት ነው በደንብ ስለምታስገባው በእጅህ በጣም ይጣፍጣል ማለት ነው። ከዛ ደግሞ ገንፎ የሚበሉት አብዛኛው ጊዜ የወለዱት ልጆችን ነው ልጆች የወለዱትን እናቶች ናቸው። ምክንያቱም በጣም ጥቅም ስላለው ሀይል ይሰጣል ከዛ ደግሞ ወገብም ያጠነክራል ስለሚባል ማለት ነው። ያው እንደነገርኩህ ገንፎ አዘጋፈገጃጀቱ ነግሬሃለሁ። ስለዚህ የሚያስፈልጉት እቃዎች ደግሞ ኩባያ ያስፈልጋል ከዛም ማማሰያ ከዛ ዱቄት ከዛም ጎድጎድ ያለ ሳህን ምክንያቱ ለማስቀመጥ ማለት ነው ከዛ ጥንከር እስከሚል ማለት ነው መምታት ማለት ነው። ከዛ ቅቤ በርበሬ ከዛ እርጎ እርጎ እርጎ የማያወድም ሰው አለ ቅቤም የሚያወድ ሰው አለ። ግን በጾም ወቅት ቅቤ አይበላም ዝም ብለን በበርበሬ አድርገን ነው ምንበላው ማለት ነው። ከዛም ከዛ ግን በአጠቃላይ ማለት ነው ገንፎ ማዘጋጀት በጣም ቀላል ነው ግን በጣም ትኩረት ይፈልጋል። ምክንያቱም በትክክል ካዘጋጀነው ጤናማ ጣፋጭ ሀይል ሰጪ ምግብ ስለሚሆን ማለት ነው። ካላዘጋጀነው ግን ይበላሻል ያልበሰለ ገንፎ ከበላን ደግሞ ሆዳችንን ይቆርጠናል። እንደዛ በጣም ብዙ ሰዎችን ያጋጥማል በቃ ሳይበስል ዝም ብለው ያወርዱታል። ሳያማስሉት በደንብ እሳት ሳይመታው ምናምን ስለሚያወርዱት ሆዳቸውን ያመዋል። ስለዚህ ገንፎ በደንብ ጥንቃቄ ይፈልጋል ጊዜም ይፈልጋል በደንብ ማማሰል። ከዛም በማንኪያ በሹኪያ አርገክ መብላት ጥንካሬው ደግሞ አብዛኛው ጊዜ ሀራሶች ነው። ሚበሉት ምክንያቱም ወገብ በደንብ ስለሚያጠነክር እንደ አጥቢት ማለት ነው። ከዛ በዘለለ በእጅ ቢበላ አሪፍ ነው እኔ በእጅ ስለሚወድ ማለት ነው። ከዛ በዘለለ ልጆችንም ግን ይሄ የራሱ እንትን አለው። የሚቀርብበት አሁን ለልጆች ትንሽዬ ነው መሰራት ያለበት ጎንፎ ምክንያቱ ከተረፈ በቃ ዝም ብሎ ስለሚደርቅ ማለት ነው። ከዛ ግን ለትልቆችም እንደየሰው ብዛቱ ያው በመጠን አድርገህ መስራት ያስፈልጋል። ምክንያቱም ትንሽ ከዘገየ ገንፎ ለመብላት ትንሽ ያስቸግራል። እኔ በቃ ትንሽ ዘግየት ካለ የራሱ ጣዕም ነገር ውሃ ነገር ስለሚፈጥር እሱን ነገር እንዳይፈጥር ማለት ነው። በመጠን መስራት ያስፈልገናል። ከዛ በዘለለ ሀሳቤ ይህንን የመስራት ጎንፎ አዘገጃጀት ነግሬሃለሁ። የ ገንፎ ጥቅምም ነግሬሀለው። ከዛ በጣም ደግሞ ገንፎ የሚታወቅባቸው ሀገሮች አሉ። በጣም በተለይ በ ኢትዮጽያ አካባቢ ይሄ በሆነ አካባቢዎች አሉ በጣም ይሰራሉ ይሄ በምንድነው ሚባለው? በኦሮሚያ አካባቢ አርሲ ምናምን የሚባለው ስል በከተክላቸው አድርገው ገንፎ ይሰራሉ። እኛ አካባቢ ደግሞ በመስቀል በጣም ይታወቃል ገንፎ ነው ሚበላ ጠዋት ተሰብስቦ ሁሉ ሰው ማለት ነው ቴንኪው